በጉዞዬ ላይ የእረፍት ጊዜ ካለኝ አያለው ወይ ደሞ ረጅም ጉዞ ማረግ ከሆነ ቪዲዮዎች እመለከታለሁ። የተወሰነ እረፍት አይምሮዬ እንትን እንትን እንዲረጋጋ ስትረስ እንዳይኖረኝ ይጠቅመኛል አያለሁ። እመለከታለሁ

በስራ ብዙ ብዙ ጥሪ ላድርግ እችላለሁ በትንሹ እስከ አስር ላድርግ እችላለሁ በስራ ጉዳይ። ምክንያቱም ያው ስራዬ በፉት ብዙ ነገር በስልክ ከሰዎች ጋር ግንኙነትም በመንፈስም ስለሆነ የግድ ውጪ ስለምሆን ስለምሆን በስልክ ስለማወራ። አዎ አዎ ዳስር።

አዎ መንዳት እችላለሁ። በጣም አልሞስት እርሊ ጁላይ ማለት በልጅነት አስራ ስምንት አስራ ዘጠኝ አካባቢ ነው እንጃፍቃድ ራሱ የጀመርኩት። አዎ መኪና መንዳት እችላለሁ በስደት እያለሁ እንዲሁም ከባባድ ኦፕሬሽን መኪናዎች እነዳ ነበር።

እኔም እምደው አትክልት ያው ሰላድ ምንድነው ሚባለው የሰላጣ የአቦካዶ የልጅ የተለያዩ የአትክልት አይነቶች የተቀላቀለበት የእሱን አይነት አትክልት ነው። እና ሰላድ በጣም ሰላጣ ደስ ይለኛል በጣም።

መብረቅ መብረቅ አልፈራም። ግን ድንገት ሲመጣ ያው እንደማንኛውም ሰው ልደነግጥ እችላለሁ እንጂ። መብረቅ እንግዲህ እየጮሀብን ነው ያደግነው። ስለዚ መብረቅ የምፈራ አይነት ሰው አይደለሁ። ግን እንደ ማንኛውም ሰው ድንገት ትቸው ልትደነግጥ እችላለው። ከዛ ውጪ ምንም የለም።

በምን ትመገባለህ? በእጄ ነው የምመገበው። እንደማንኛውም ኢትዮጵያዊ እንደማንኛውም ብዙሀን አፍሪካዊ ምግብ በእጃችን ነው የምንመገበው። አዎ በሹካማንኪያ ሳይሆኖ ብዙን ጊዜ በእጃችን ነው የምበላው። ስለዚህ ያው በእጄ ነው የምበላው።

አይ ለመጽሐፍ ብዙ ጊዜ የምጠቀመው እኔ ብእር ነው በእርሳስ ብዙም አልጠቀምም። ስለዚህ እኔ በብእር ነው የምጽፈው። እና ብእር ተጠቃሚ ነኝ። ስለዚህ በበር ነው የምጽፈው